የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ የተጠየቁትን ጥያቄ በንባብ አነብና ለጥያቄው መልስ እሰጣለሁ ማለት ነው ጥያቄው ምንድነው? የሚለው ቢጫ ይላል። እንግዲህ በመጀመሪያ ደረጃ የአማርኛ ቋንቋ ተናጋሪ እስከሆንኩ ድረስ። ስለ ቃሉ ትንታኔ መስጠት ብቻ ሳይሆን። የቃሉ ምንነት በአረፍት በእያንዳንዱ አረፍተ ነገር ውስጥ ሲገባ ቃሉ ምን አይነት ጠቀሜታ ነው። በአረፍተ ነገር ውስጥ ይዞ የሚገባ የሚለውን ሁሉ እንደ አጠቃላይ የማወሳበት ይሆናል ማለት ነው። ስለዚህ ቢጫ የሚለው ምንድነው? የስም ገላጭ ይሆናል ማለት ነው። ትርጉሙ ምንድነው? ቀለምን ቀለምን የሚያመላክት ሲሆን በቀለሙ ቢጫ የሆነ ማለት ነው። ስለዚህ ቢጫ የሚለው ደግሞ ስምን የሚገልጽ ስም ገላጭ ሆኖ ይመጣል ማለት ነው። ስምን አጉልቶ የሚያሳይ ስምን የሚገልጽ ስምን የሚያብራራ ቃል ይሆናል ማለት ነው። ለምሳሌ ቢጫ ኮት ቢጫ ሹራብ ቢጫ ቀለም ቢጫ እያልነ የሆነ ስም ያስፈልገናል ማለት ነው። ለዚያም የስም ገላጭ ያልኩበት ምክንያት ለዚህ ነው። በአረፍተ ነገር ውስጥ ሲገባ ሁሌም ቢሆን የስም ገላጭ ሆኖ ይገባል ማለት ነው። ለምሳሌ ቢጫ ቢጫ አበበ ቢጫ ጃኬት ለብሷል ብል። ምን አይነት ጃኬት የለበሰ ቢጫ ጃኬት ጃኬቱ ምን አይነት ነው? ቢጫ ቀለሙ ቢጫ የሆነ ማለት ነው። ስለዚህ ቢጫ ካልን በኋላ ጃኬት የሚለውን ስም ይፈልጋል ማለት ነው። ለዚያም የስም ገላጭ ያልንበት ምክንያት ለዚህ ይሆናል ማለት ነው። በአረፍተ ነገር ውስጥ ገብቶ ስናየው ስለዚህ ቢጫ ምንድነው? ቀለም ነው። ምን አይነት ቀለም ነው። ይኸው ቢጫ የሚለውን ነው። ስለዚህ ቢጫ ቀለም ደግሞ ብዙ ጊዜ ምንድነው የሚባለው? የማስጠንቀቂያ ምልክት ነው ነገሮች ሁሉ ማስጠንቀቂያ ለመስጠት የምንጠቀምበት የቀለም አይነት ይሆናል ማለት ነው። ለማንኛውም ስለተጠየቁት ጥያቄ በእጅጉ እያመሰገንኩኝ በዚህ ቃል ላይ ያለኝን ማብራሪያ በዚህ ልኳጭና በሚቀጥለው ሴሽን ስተምንገናኝ ሰላም ቸር ይግጠመን እላለሁኝ። ሰላም።

ይሄ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ሰላም እግዚአብሔር ከሁላችን ጋር ይሁን እያልኩኝ የተጠየቁትን ጥያቄ በንባብ አሰማ እና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው። ጥያቄው ምን ይላል? አስቀምጥ ይላል እንግዲህ ይሄንን ቃል ስናየው በመጀመሪያ ደረጃ ቃል ነው ነገር ግን ቃልም እንኳን ቢሆን የተሟላ እረፍተ ነገር ነው ማለት ነው ምክንያቱም በዚህ ቃል ላይ ምንድን አለ አንደኛ ግስ ነው ሁለተኛ ደግሞ የግስ ባለቤት አንተ የሚል በውስጠ ታዋቂ አለ ማለት ነው። አንተ እንደገና የሚቀመጠው ነገርም እንደዚሁ ግልጽ የሆነ ነገር ባይሆንም እንኳን በውስጠ ታዋቂ የሚቀመጥ ነገር እንዳለ ይታወቃል ማለት ነው ስለዚህ ምን አረፍተ ነገር ነው ነገር ግን ምን አይነት አረፍተ ነገር ነው ቢሚባል ደግሞ ራሱን የቻለ ጥያቄ ነው ማለት ነው ለዚያም ትእዛዛዊ የሆነ አረፍተ ነገር ነው ማለት ነው። አንድን አረፍተ ነገር አረፍተ ነገር የሚያሰኘው አንደኛ ድርጅት ነው ማለትም ግስ ነው ድርጊት ፈጻሚ ቃል ወይም ደግሞ ግስ እንለዋለን እሱ ከዚያ በተጨማሪ ደግሞ ባለቤት ሊኖር ይገባል በቃ ባለቤት እና ግስ ካለ ሌላው ሌላው ስለ አረፍተ ነገሩ አጉልቶ የሚያሳዩ ተውሳከ ግሶች የስም ገላጮች እና ሌሎችም እንደዚህ አቃፊ የሆኑ ደጋፊ የሆኑ ቃላት ሊመጡ ይችላሉ ነገር ግን አንድን አረፍተ ነገር አረፍተ ነገር የሚያሰኘው ባለቤት እና ማሰሪያ አንቀጽ ወይም ግስ ስለሆነ ይሄ በውስጥ ታዋቂነት ግሱና ባለቤቱ ስላሉ ይህም አረፍተ ነገር ነው ማለት ነው። ከብዙ አረፍተ ነገር አይነቶች በየትኛው አረፍተ ነገር መደብ ውስጥ ይቀመጣል ቢሚባል ደግሞ በትእዛዛው የአረፍተ ነገር ውስጥ ይገኛል ማለት ነው ምክንያቱም አስቀምጥ ሲል የሆነን ሰው ትእዛዝ እያዘዝነው ነው ማለት ነው የሆነ ነገር ይዟል ወይም የሆነ ነገር ካለ ያነን ነገር ወስዶ ቁጭ እንዲያደርገው ተእዛዝ እየሰጠነው፣ እያዘዝነው ማለት ነው ለዛም ምን አይነት አረፍተ ነገር ነው አለው ትእዛዛዊ አረፍተ ነገር ለምሳሌ አየለ የያዝከውን እስክሪቶ አስቀምጥ? ብዬ ብል እስክሪቢቶን እንዲያስቀምጥ እያዘዙኩት ነው ማለት ነው። አበበ አስቀምጥ ብለው የሆነ ነገር አለ ያንን ነገር አስቀምጥ ቁጭ አድርገው እያልኩት ነው ማለት ነው ስለዚህ አስቀምጥ ማለት በመጀመሪያ ደረጃ ቁጭ አድርግ ማለት ነው። አስቀምጥ ማለት ምን ማለት ነው? ቢሚባል ቁጭ አድርግ ማለት ነው ቁጭ አድርግ ማለት ነው ደግሞ ምኑን ነው ቁጭ የሚደረግ ቢባል እንግዲህ ያ ቁጥር የሌለው ኢንፋይናይት ይሄ ነው የማይባል ነገሮች ሊሆኑ እንደሁኔታው ሊድ የተለያየ ይሆናል ማለት ነው ለምሳሌ አየለ ስልኩን አስቀምጥ? ብዬ ብል ምንድነው ስልኩን ቁጭ እንዲያደርግ እያዘዝኩት ወይም ደግሞ ትእዛዛዊ አረፍተ ነገር እየሰጠሁት ነው ማለት ነው። ለዚያም ትእዛዛዊ አረፍተ ነገር ነው ያልነው ለዚያ ነው። አሁን አየለ ብቻ ላይሆን ይችላል አስቀምጥ የሚለው ቃል በራሱ አንተ የሚል በውስጠ ታዋቂ ስላለበት የተሟላ አረፍተ ነገር ነው ያልኩበትም እንደዚያ ነው አንተ ያዝከውን አስቀምጥ ብየ ብል ይሄኛውም የያዘውን ነገር እንዲያስቀምጥ እያዘዝኩት ስለሆነ ሳብጀክትም አንተ የሚለው ስለሆነ እ ሙሉ የተሟላ አረፍተ ነገር ያለው ቃል ነው ማለት ነው ወይም ግስ ነው ማለት ነው ስለዚህ በዚህ ርዕሰ ጉዳይ ላይ ያለኝ አጠቃላይ ጽንሰ ሀሳብ ይህንን ይመስላል። ስለተጠየኩት ጥያቄ እጅግ በጣም ደስ ብሎኛል አመሰግናለሁ። በሚቀጥለው ሴሽን እስከምንገናኝ ሰላም ቸር ያክርመን እያልኩ ከውዲሁ በዚሁ እስናበታለሁ ሰላም ሁኑ

በአለም ዙሪያ ላላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ ሰላሙ እግዚአብሔር ከሁላችን ጋር ይሁን እያልኩኝ የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ የተጠየቁትን ጥያቄ በንባብ አስደምጥና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው። ጥያቄው ምን ይላል? አዎ ይላል አዎ አዎ እንግዲህ የግስም ነው። ግስ ማሰሪያ አንቀጽ አራፍቴ ነገር ነው ያ ማለት። የሆነ ነገር ተጠይቀን የሆነ መልስ እንድንሰጥ ነው። አዎ ማለት ነው። ትክክል ነው ሆነ ተተገበረ ተፈጸመ ተሰራ የሚል አይነት ትርጉም ያለው ነው። ለምሳሌ። ዛሬ እለቱ ሰኞ ነው ብል ሰኞ ስለሆነ አዎ እንላለን ማለት ነው። ስለዚህ ነው ሆነ ትክክል ነው። ለማለት ተገለጸ ማለት ነው። ለምሳሌ ወይም ደግሞ ብር ማነው? ማለቴ ኮምፒውተር እየተጠቀምክ ነው ብል አዎ ልል እችላለሁ ምክንያቱም ኮምፒውተርን እየተጠቀምኩት ስለሆነ ማለት ነው። ስለዚህ አወንታዊ የሆነ ምላሽ ለአንድ ጥያቄው ያረፍተ ነገር አወንታዊ ምላሽ የመስጠት ሂደት ይሆናል ማለት ነው። አዎ የሚለውን ቃል እንደ አጠቃላይ ስናየው። ስለዚህ አዎ የሚለው አዎንታዊ ቃል። ለአንድ ለተጠየቅነው ጥያቄ አወንታዊ ምላሽ መስጠት ይሆናል ማለት ነው። አዎ የሚለው ስለዚህ በዚህ ርዕስ ላይ ያለኝ ትንታኔ ይህንን ይመስላል። ለማንኛውም በሚቀጥሉት የተለያዩ ርዕሰ ጉዳዮች እስከምገናኝ ሰላም ቸር ይግጠመን በማለት ከወዲህ እሰናበታለሁ። ሰላም ሁኑ።